የድሮ ፎቶዎቼን አዎ ይዛለሁኝ። የአልበም የፎቶ ማስቀመጫ አልበም አለና በዛ በዛ በአልበም አድርጌ ፎቶዎቼን አስቀምጣለሁ። እንደማስታወሻነት እጠቀምባቸዋለሁ። እና አንዳንዴ። ያወጣኸው ማየት የድሮ ትዝታዎቼን አይባቸዋለሁና የድሮ ፎቶዎቼን የመያዝ ልምድ አለኝ። አሁንና እይዛለሁ የድሮ ፎቶዎቼን በጣም

ደብላቤ መጽሐፍ አልወድም። መጽሐፍ ብዙም ጽሁፍ ላይ ብዙም ደስተኛ አይደለሁምና አልጽፍም ምክንያቱም የመጽሐፍ ልምድ የለኝም። ጹፌም ብዙም ስለማይመችኝ። ማለት ለሰዎች ብዙም የማይነበብ የምጽፈው ጽሁፍ እና የምጽፈው ጽሁፍ ግን ስለማይሆን። እና ብዙ ጊዜ ደብዳቤ መጻፍ እንዴት የለኝም እና ወዳቤ ባጥቅሎ አልጽፍም ጽፌ አላውቅም እስካሁን ድረስ

የማስታውሰው ጥሩ መምህር አለ ኬሚስትሪ መምህራችን እና ባይሎጂ መምህራችን እና ማትስ መምህራችን አለ እሱ ማትስ መምህራችን ቴዲ ይባላል። በጣም ነበረ እሱን ከሱ ጋር በጣም ጥሩ ግኑኝነት ነበረን። እና በጣም ነው እሱን ማስታውሰው። እና በጣም ማስታውሰው ቲቸር ቴዲን ማትስ መምህራችን በጣም አስታውሱዋለው። እና የማስታውሰው መምህር ማትስ መምህራችን

ተዋጽኦ ወተት ተዋጽኦ አልፎ አልፎ እወዳለሁኝ እንደ አይቤ የመሰለ እወዳለሁ ሃይቤ በጣም ነው የምወደው። እና በተወሰነ ደረጃ በጣም ይመቸኛል። እና ያ የተክተው ወተት ተዋጽኦ በጣም የምወደው አይቤን ነው። ካይቤ ውጪ ያለው ደግሞ ብዙም አይደለሁም እና በአጠቃላይ የወተት ተዋጽኦ እወዳለሁኝ የምወደውም አይቤ ነው ማለት ነው። ሌላ አልወድም

በጣም የምሰማው ድምጽ የውሻ የውሻ በጣም እሰማለሁ ተደጋጋሚ እሰማለሁ ሁልጊዜ ማታ ማታ ተደጋጋሚ የምሰማው የውሻ ነው። አልፎ አልፎ ደሞ የጅብ ድምጽ እሰማለሁኝ። ነገር ግን ሁል ጊዜ የምሰማው በጣም ብዙ ጊዜ የምሰማው የውሻን ድምጽ እሰማለሁኝ እና የውሻ ድምጽ በጣም ተዳጋሚ ይጮሃሉ እና የውሻ ድምጽ ነው የምሰማው

ብዙ ትንሽ ሳለሁ የማደርገው ድርጊቶች ያው ጨዋታ የነበረው ጊዜ የማሳልፈው። የተለያዩ ጨዋታዎችን አደርጋለሁ። ያው እቃ እቃ በመጫወት ውሃ በመራጨት እና ብዙ ጊዜ ትንሽ ሳልሆኝ የማደርገው ይሄንን ነው። እና ብዙ ትንሽ ሳለ እንግዲህ ጥያቄ ከሆነ እንግዲህ ትንሽ ሳለው ማደርገው የተለያዩ ጨዋታዎች እጫወታለሁ። ዕቃቃ መጫወት ከልጆች ጋር የተለያዩ ውሃ ውስጥ መግባት፣ ውሃ መራጨት ነበር የማደርገው ማለት ነው።

ጫጫታ ቦታ መገኘት ብዙም አያስደስተኝም። ጫጫታ ቦታ ላይ ብዙም ተገኝቼ አላውቅም። ከጫጫታ እንደውም ብዙ ጊዜ እርቃለሁኝ። ጸጥታ ቦታ ያስደስተኛል። የተለያዩ መናፈሻዎች አረንጓዴ ያሉበት ቦታዎች ወደዛ ማዘውተር ደስ ይለኛል። እና ጫጫታ ጫጫታ ያለበት ቦታ ደግሞ እዛ ቦታ መገኘት በጥቁሉ አልወድም ጫጫታ ያለበት ቦታ መገኘት አልወድም

ሳህኖችን አዎ አጥባለሁኝ የተለያዩ ነገሮችን ካደረኩኝ በኋላ አጥባለሁ። ለምሳሌ ምግብ ከበላሁ በኋላ እና ደግሞ የተለያዩ ነገሮችን ከሰራሁበት በኋላ ሳህኖች ላይ አጥንት ቁጭ አደርጋለሁ። በተለይ ምግብ ያው የምንመገበው በሳህን እና የማጠብ ልምድ አለኝ አዎ አጥቤ ነው ቁጭ የማደርገው አጥቤ በስርዓት ደርድሬ ደርድሬ ቁጭ አደርጋለሁ ማለት ነው።

አዎ ቃሌን እጠብቃለሁ። ቃሌን በጣም ነው የምጠብቀው። ብዙ ጊዜ ከሰዎች ጋር ስራ በስራ ጉዳይ በተለያዩ ነገሮች ቃሌን እንድጠብቅ ያሳስበኛል እና እኔም ቃሌን ጠብቄ ነው ነገሮችን ማድረገው። እና ስራም የምሰራም ከሆነ በቃሌ ስራን ሰርቼ በተባልኩበት ጊዜ አስረክባለሁ ማለት ነው። እና ቃሌን በጣም ነው የምጠብቀው። ቃል ጠባቂ ነኝ ብዬ አስባለሁ።

ቁጥሬ አርባአንድ ነው። እና የትኛውም የማረገው ጫማ ሁሉ አርባአንድ ቁጥር ነው የማደርገው። እና ሌላ የተቀየረ ነገር የለም። እስካሁን ድረስ አርባአንድ ቁጥር ነው ሁል ጊዜ የማደርገው። እና በጥቅሉ ቁጥሬ አርባአንድ ቁጥር ከዛ በላይ የለም። እና ይሄ ይመስላል ያው ብዙ ጊዜ እንደዚህ ነው አይጨምርም አይቀንስም ማለት ነው።

ልዩ ችሎታዬ ከሰዎች ጋር ቶሎ መግባባት ከሰዎች ጋር ቶሎ መቃረብ የኔ ልዩ ችሎታ ነው። ያው ከሰዎች ጋር ቶሎ መግባባት እችላለሁ ቶሎ ተገናኝቼ ነገሩ ሰዎችን ቶሎ ብዬ መግባባት እና ከእነሱ እስከ ጓደኝነት የመፍጠር ችሎታ አለኝ። እና ያለኝ ችሎታ ከሰዎች ጋር ቶሎ መግባባት እና ቶሎ ከእነሱ ጋ ያለኝኝ ጓደኝነት ቶሎ በፍጥነት መፍጠር ላይ በጣም ችሎታ አለኝ በዚህ ላይ በጣም ችሎታ

የዝናብ የዝናብ ውሃ አዎ እሰበስባለሁ። ክረምት በመጣ ቁጥር የዝናብ ውሃ በበርሚል እናጠራቅማለን። የምናጠራቅምበት ምክንያት ያው ወቅት የወንዝ ውሃ መቅደስ አንችልም። ምክንያቱም ጭቃ ስለሚሆን እና የዝናብ ውሃ ሰብስበን ነው የተለያዩ ልብሶችን የምናጥበው እና የተለያዩ ነገሮችን የምናደርገው በዝናብ ውሃ ስለሆነ የዝናብ ውሃ እንሰበስባለን። አዎ ብዙ ጊዜ እንሰበስባለን።